ብዙ ደራሲያን እየደጋገሙ እንደሚነግሩን በሰው ላይ በሌላ ቅርጽ እና አጋጣሚ ስናየው ተጸይፈን ከምናየው የምንቋመጥበት ብዙ ነገር ልብ ካልነው በአንዱም ወይም በሌላ መልኩ በራሳችን ውስጥም ይገኛል። እንዲህ ያለውን ዘራፊ ወይም የመንገድ ሽፍታ ከየሰው ከነ የዘረፈብን ብሩን ነቅሶ አቅፎ ፀጉሩን አንጨብርሮ የሚዘርፍበትን ክላሽ አንግቦ ከነፌስታሉ ሳየው የሆነን ሌላ ሰው የሚመለከት ሳይሆን የሆነን መጠኑ እና አይነቱ ቢለያይም ሁላችንም ውስጥ ያለን ማንነት እና ስግብግብነት የቅሚያ አመልና በአቋራጭ የመበልፀግ ምኞት አጠቃሎ የሚወክል አንድ ሁነኛ ገፀ ባህሪ የተመለከትኩት ያህል ነው። የተሰማኝ ልክ እንደ አንድ ከእርሳችን ተቆርሶ ለራሳችን እንደሚቀርብ ገራሚ ስዕል ማለት ነው። አንዳንዴ በሌሎች ሰዎች ተጋኖ የምናየው ስብእና በራሳችን ውስጥም አለ። የራሺያ ክላሲክ ደራሲዎች በዚህ በኩል አይን ገላጮች ይመስሉኛል። እነ ቼኮቭ ጎግልት በሰው ላይ የምናየውን ነገር በውስጣችን የምንፈልገው እንደምናገኘው ይነግሩናል። ለኔ አንድ በቅንነት ኑሮውን ለመደጎም በማሰብ ብቻ ተፍ ተፍ እያለ በየመንገዱ ከሚያልፍ የሚያገርመው የአሽክርካሪ ላይ የጉርሻ ገንዘብ ሲለቅም የሚውል ትራፊክ ፖሊስ ማታ ቤቱ ሲገባ የሚመስለውን በውስጡ ያለውን ነፍስ ከፍተህ ብታየው ከዚህ ዘራፊ ፎቶ የተለየ መልክ የምታገኝ አይመስለኝም። በየቢሮ በየቦታው በየፈርጁ የብሄር ባንዲራ እንደመታወቂያ እያውለበለበ ይሰራልኛል ያለውን የዋህ ህዝብ ሙልጭ አድርጎ የሚዘርፍ እና የግሉን ጥቅም የሚያሳድድ ጮሌ ካርዴ ነፍሱን ተፈልቅቃ ብትታይ በትክክል የሚመስለው ይህንን ጨብራራ ቀማኛ ይመስለኛል። በየህይወቱ ዘርፍ ይሄ ነገር እኮ ያዋጣል አሉ እያለ ገንዘብ ባለፈበት እያሰበረ ሳንቲም ሲለቃቅም ህይወቱን የሚያገባድድ ሰው ሁሉ በመጨረሻ የስንብት ቅጽበቱ ላይ ከመልአከ ሞት ጋር የሚፋጠጥባትን ከዚች አለም ከሰበከው ቅራቅምቦ ሁሉ አንዲትም ሰባራ ነገር ይዘህ አትሄዳትም የምትለውን አስፈሪ እውነት በሚረዳበት በዚያች የመጨረሻ ቅጽበቱ ላይ ሆኖ ብናየው የምናገኘው ፊት እና አኳኋኑን እዚህ በፎቶ ላይ የምናየውን ሙጭላፋ ላይ የምናገኘውን ፊቱን ለራሱ ይመስለኛል። እና አንዳንዴ አንዳንድ አንዳንዴ ብቻም ሳይሆን ብዙ ጊዜ በሌላው ላይ የምንጠቁማቸው እና በገሃድ የምናያቸው እኩዋይ ሰብአዊ ቅንጣት በራሳችን ውስጥ እንዳሉ እና እንደሌሉ ጠበቅ አድርገን እየጠየቅን ማለፍ በየአጋጣሚው ትክክለኛውን ስብእናችን ለማየት ለመያዝ የሚያግዘን ይመስለናል። በትላልቅ ግንቦች ተገንብተው ቅጥሮቻችን በብዙ የታጠቁ ወደረኞች የሚጠብቁትን ትላልቅ እስር ቤቶች ተመልከቱ እነዚህ ለአይናችን የገዘፉ እስር ቤቶች ከግንቡ ውስጥ ለዋሉት እና ለእኛም ከውጭ ላለነው ምስኪን ነፍሶች መታሰቢያነት የተሰሩ የትውልዳችን ሀውልቶች ናቸው ሲል ይገልጻቸኋል። ይህ የክፋት መከለያ ግምብ መታሰቢያነቱ ለሁላችንም ነው። በርግጥ ሌሎቹ ውስጥ ያለው እኛም ውስጥ አለ። አጋጣሚዎቹ አለያይቶ ይሆናል የግነት ደረጃው አለያይቶን ይሆናል ግን ሁላችንም የወንጀለኝነት ዝንባሌ ወደ እኩይ ወደምናወግዘው ነፍሳችን ወደምትጸይፈው ጸያፊ መንገድ እግራችን እንድናነሳ የሚገፋፉን አንዳች የሰውነት የስበት ሀይል አለብን። በእያንዳንዱ ጻድቅ መሳይ ሰው ልብ ውስጥ ይነስም ይብዛ ወደ ኃጢያቱ ያዘነበለ አንድ መንታ ወንድም አለ። አንድ መንታ ፍጡር አለ አንድ መንታ ስሜት አለ። እንዲያውም እንቁ የስነ ልቦና ምሁር ካል ዩንግ የሚለንን ከሰማን የሚናገረው በጣም ጥንቅቅ ጽድት ጽድቅ ብሎ ከምታየው ተመጻዳቂ ሰው ማንነት ጀርባ ትልቅ ያደፈጠ የተንጨባረረ የተዝረከረከ ራሱን በውጭ በምናየው የተቀደሰ የሚመስል ሰው አምሳል የሸፈነ በህግ አክባሪ ሰው ጭንብል ውስጥ የመሸገ እኔ ነኝ ያለ የወጣት የወጣለት ጂኒ አለ በማለት ነው። የዲካ የጠረቃ የበቃው ከሚመስለው እርጉ የሰው ማንነት ጀርባ አንድ በልቶ የማይጠረቃ አግበስብሶ የማያበቃው የሚቅብዘበዝ የሚክለፈለፍ የረሃብተኛ እርጉም ነቅዝ ማንነት አድፍጦ ምናልባት በሰው እና ሰው መሃል ያለ ልዩነት ካለ ያንን ነቀዙን ጎን ለማስታገስ እና አደብ ለማስገዛት በመቻል እና ባለመቻል የተነሳ የሚታይ ልዩነት ብቻ ነው። የሚሉን።

መጽሐፍ ቅዱስ የፈጣሪም ሆነ የፍጡራን ባህሪ እና የህይወት ታሪክ የተዘገበበት ሰዎችን ወደ ቅድስና ህይወት የሚመራ የሚያደርስ የሚጠብቅ የሚባርክ የቅድስና መጽሐፍ ነው። መንፈሳዊ ሰው ከየት መጣሁ እንዴትስ ተገኘሁ የህይወት መጨረሻ የስጋና የነፍስ ምን ይሁን ብሎ ቢጠይቅ ቅዱሳት መጽሐፍት ይነግሩታል ምክንያቱም እግዚአብሔር የሰው ልጅ ህይወት በምድርም በሰማይም ስላለው እና ስለሚሆነው ሁሉ። በሰው ቋንቋና ባህል በመጽሐፍ ቅዱስ እንዲዘገብ አድርጎታል። የሰው ልጅ በፈተናው በዉርቀቱ በመነሳቱ በደስታው በሀዘኑ በማግኘት በማጣቱ በረሃብ በጥጋቡ ወዘተ ሁሉ ስላለው የሚማርበት የህይወት መዝገብ ሁሉ ቅዱስ መጽሐፍ ነው። በዚህ ሁሉ ነገር ይማርበታል በየጊዜው ለሚገጥመው መጥፎም ሆነ በጎ ፈተና መጽሐፍ ቅዱሱን የህይወት መመሪያ አድርጎ እኔ ማን ነኝ ምን እያደረኩ ነው። ምን መሆንና ምን ማድረግ ይጠበቅብኛል እንዴትስ ማድረግ እችላለሁ የሚሉትን ልንጓዝበት የሚገባንን መንገድ የሚያሳይ የሰው ልጅ የመዳን ህይወት መመሪያ ወይም ካርታ ነው። ክፉና ደግ ግን የምንለይበትና በበጎ መንገድ እንድንጓዝ የሚመራ መዝገብ ነው። በአሁኑ ወቅት ሰዎች ሁሉ የመጽሐፍ ቅዱስን ቃል አውቀውና በአግባቡ ተገንዘበው እየፈጸሙ መኖር ቢችሉ ኖሮ አለማችን በጦርነት አትታመስም ነበር። አንዱ እየበላ ሌላው ፆሙን አያድርም ነበር እንዲሁም አንዱ ባለፀጋ ሌላው ፍጹም ደሃ መሆን ባልነበረም ነበር ይልቁንም አለም ፍትህ ነጻነት እኩልነት ፍቅር ሰላም መተሳሰብ መረዳዳት እና መደጋገፍ የሰፈነባት ትሆን ነበር። ዋናው አላማው ድህነት ቢሆንም በመጽሐፍ ቅዱስ ለሰው ልጆች ስለ መልካም አስተዳደር ስለ ፍትህ ህንፃ ህክምና ወዘተ ሙያዎች ላይ ጥልቅ እውቅና ግንዘብ የሚያስገኝ መጽሐፍ ነው።

መሪዎች ለምን ይዋሻሉ በተሰኘው መጽሐፋቸው ውስጥ እንደ ጭብጥ ያነሱት የምርምር ሀሳብ ለፖለቲካ ሳይንስ የጥናት መስክ አዲስ የሆነ ምርምር ሀሳብ ነው። ፖለቲከኞች ወይም ደግሞ የሀገር መሪዎች ይዋሻሉ የሚለው አስተሳሰብ ለብዙ ሰዎች እንግዳ ሊሆን አይችልም። ምናልባትም የሚከተሉት መጠይቆች እንግዳ ሊሆኑ ይችላል ይሆናል። መሪዎች ለምንድነው የሚይዋሹት ምን አይነት ውሸቶችስ ለምን አይነት የፖለቲካ ጉዳዮች ለማስፈፀም? ይጠቀማሉ መሪዎች ለምንድነው የሚይዋሹት ምን አይነት ውሸቶችስ ለምን አይነት የፖለቲካ ጉዳዮች ለማስፈፀም ይጠቀማሉ? ለፖለቲካ ፍጆታ አለም ለፖሊሲ አፈጻጸም ግባአት የሚውሉ። ስንት አይነቶች ስንት አይነት ፖለቲካ ውሸቶች ይኖሩ ይሆን? የትኞቹ ውሸቶች ናቸው ለብሄራዊ ፍላጎት እና ጥቅም መረጋገጥ አስተዋጽኦ ሊያደርጉ የሚችሉት? የሀገር መሪዎች የግል ፖለቲካዊ ምስላቸውን ለመገንባት ሲፈልጉ የሚጠቀሟቸው የውሸት አይነቶች የትኞቹ ናቸው? የሁለት ሀገር መሪዎች የተወሻሹት ውሸት በዜጎቻቸው ዘንድ ተቀባይነቱ እስከ ወዴት ድረስ ነው? አብዝተው የሚዋሹ የሀገር መሪዎች በሀገር ላይ ሊያስከትሉ የሚችሉት ብሄራዊ አደጋ። እንዴት ይመዘናል? ጦርነት ውስጥ የገቡ የሀገር መሪዎች አብዝተው የሚይዋሹት ለምንድነው? የሀገር መሪዎች ዜጎቻቸው አብዝተው በውሸት የሚያስፈራሯቸው ለምንድነው? ለመሆኑ ውሸትን ለፖለቲካ ፍጆታ በመጠቀም ረገድ ልቀው የሚገኙ አምባገነን መሪዎች ወይንስ ዲሞክራሲያዊና ነው የሚሉት? አንዳንድ ሙሁራን ውሸታማ ማህበረሰብ መሪዎችን ያፈራል ይላሉ። ሌሎች ደግሞ የሌሎች የለም ውሸታማ መሪ ለውሸታማ ማህብረሰብ። መጎምራት ግንባር ቀደም ተጠያቂነት የተሰኘ አስተሳሰብን ያራምዳሉ። ሆነና ትክክለኛውን ስሞታ የትኛው ይሆን? በፖለቲካና በውሸት ቁርኝነት ዙሪያ እነዚህን የመሳሰሉ መጠየቆችን አግባብ ባለው መንገድ ለመመለስ ካስፈለገ ምክንያታዊና ሳይንሳዊ ምርምር ማድረግ ይጠይቃል። ከብዙ በጥቂቱ ፕሮፌሰር መሪዎችን ለምን ይዋሻሉ በሚለው መጽሐፋቸው ውስጥ ትንታኔ የሰጡት ከፍ ብለው በተዘረዘሩት መጠይቆችና ተያያዥነት ባላቸው ጉዳዮች ዙሪያ ነው። ይህንን ሲያደርጉ። ለፖለቲካዊ ውሸቶች ሰባት አይነት ዘወጎቹን ሰርተውላቸው አምስት ዘወገ ውሸቶችን በአለም አቀፍ ፖለቲካ ውስጥ ቅቡልነት እንዳላቸው ባደረጉት ምርምር አረጋግጫለው። ብለዋል። ሁለቱን የውሸት ዘውጎች እርባና ቢስ በማለት ኮነነዋቸዋል። እስከተረዳሁት ድረስ። ይህንን የምርምር መጽሐፍት የጻፉት በዋናነት የፖለቲካ እና የማህበረሰብ ሳይንስ ሙሁራን እንደ ተቀዳሚ ኢላማ በመዉሰድ ነው። ውሸትና ፖለቲካን አስመልክቶ እርሳቸው በዚሁ መልክ የጀመሩት አዲስ የምርምር ስራ። በሌሎች ሙሁራን ዘንድ ወደፊት ተጠናክሮ መቀጠል እንዳለበት። ደጋግመው ደጋግመው አስቀምጠዋል። ሌሎቹ ሙሁራን የእርሳቸውን ፈለግ ተከትለው። በእርሳቸው የተጀመረውን የምርምር ስራና ፍልስፍና። አጠናክረው እንዲቀጥሉበት ግብዣ ቀርቦላቸዋል። ከዚያ በመመለስ ደግሞ መጽሐፉ እንደ አብዛኞቹ መጽሐፍት የምዕራብ ሀገራት አንባቢያን ታዳሚ እንዲሁም ተደርጎ የተዘጋጀ መጽሐፍ ነው። በመጽሐፉ ውስጥ ውሸት ለፖለቲካና ፖሊሲ አፈጻጸም ፍጆታ። ለመዘከር ታስቦ የቀረቡት ምሳሌዎቻቸው አብዛኛው የምዕራብ ሀገራት መሪዎች እና የፖለቲካ ታሪኮች ናቸው። የአሜሪካ የእንግሊዝ የጀርመን ፈረንሳይ እና የስፔን መሪዎች እና ዲፕሎማቶቻቸው የፈጸሟቸው ታሪካዊ የፖለቲካ ውሸቶች በየፈርጁ ተሰንደው በምሳሌነት ለቅርጫ ቀርበዋል። የእስራኤል የጃፓን እና የሩሲያ መሪዎችም ከፕሮፌሰር የብር አፈሙዝ አላመለጡም። ውሸትን ለፖለቲካ አላማና ፖሊሲ አፈጻጸም ፍጆታ በማዋል ረገድ የሀገራችን መሪዎች ዘንድ ብዙም ችግር የለውም ኖርማል ነው። ትላንት ዋሽታው ዛሬ እንደገና ማውራት በእነሱ ጤናማ ጉዳይ ነው። እስካሁን እንደ ሀገር ከሰማኋቸው ውሸቶች ሳስበው ፈገግ እሚያስብለኝ ውሸት ይሄ ነው። ሰበር ዜና ሀገራችን ኢትዮጵያ ከነገ ወዲያ ትላልቅ ነዳጅ ማስተላለፊያ ትቦዎችን በመቅበር ድፍድፍ ነዳጄ ነማውጣት ስራ እንደጀመር ክቡር ተናግረዋል። የሚል ነው ለማንኛውም የመንግስት መገናኛ ሚዲያዎች ላይ ተጎልተህ የዜና ወሬ ከመቃ

ይህ መጽሐፍ ልማዶችን እንዴት መቀየር እንደምትችል እና በየቀኑ አንድ ፐርሰንት የተሻለ እንዴት ማድረግ እንደምትችል የሚጠቁም ብዙ ሳይንሳዊ ተሞክሮዎችን በመጥቀስ እናም በማብራራት የሚነግርህ መመሪያ ነው። ዓላማህ ምንም ይሁን የልማድ ሀይል በየእለቱ አንድ ፐርሰንት የተሻልክ እንድትሆን የሚያደርግ የተረጋገጠ ማዕቀፍ የሚያቀርብ ነው። በአለም ላይ ካሉ በልማድ አፈጣጠር ላይ ከሚሰሩ ዋና ዋና ሊቃውንት አንዱ የሆነው ጄምስ ክሌር መልካም ልማዶችን እንዴት መፍጠር መጥፎዎቹን እንዴት መተው እንዲሁም ወደ አስደናቂ ውጤት የሚመሩን ጥቃቅን ባህሪያት እንዴት መቆጣጠር እንደሚቻል በተግባራዊ ስልቶች ያስተምራል። ልምዶቹን የመለወጥ ችግር ካለብህ ችግሩ የአንተ ዘዴ እንጂ አንተ አይደለህም መጥፎ ልማዶች ራሳቸው ይደግማሉ። ይህም የሚሆነው አንተ መለወጥ ስለማትፈልግ ሳይሆን ለመለወጥ የምትጠቀምበት ዘዴ የተሳሳተ በመሆኑ ነው። በዚህም ወደተጠቀምከው ዘዴ ደረጃ ዝቅ ትላለህ እንጂ በዓላማህ ደረጃ ከፍ አትልም። በልማድ ሀይል ግን ወደ አዳዲስ ከፍታዎች ሊወስድህ የሚችል የተረጋገጠ ዘዴ ልታገኝ ትችላለህ። ክሌር ውስብስብ የሆኑ ርዕሰ ጉዳዮችን በቀላሉ ተግባራዊ ሊሆኑ ወደሚችሉና በእለት ተእለት ህይወታችንና ስራችን ላይ ልንጠቀምባቸው ወደምንችላቸው ቀላል ባህሪያት በመለወጥ ችሎታውን ይታወቃል ለዚህም ከባዮሎጂ: ከሰነልቦና ከኒውሮ ሳይንስ እጅግ የተረጋገጡ ሀሳቦችን በማውጣት መልካም ልማዶችን ያለጥርጥር እንዲፈጠሩ መጥፎ ልማዶችን ደግሞ እንዲወገዱ የሚያደርግ ለመረዳት ቀለል ቀላል መመሪያ መፍጠር ችሏል። እግረ መንገዱንም በተሰማሩባቸው የስራ መስክ ጫፍ ላይ ለመድረስ የጥቃቅን ልማዶችን ሳይንስ ስለተጠቀሙ የኦሎምፒክ የወርቅ ሜዳሊያ ተሸላሚዎች ሽልማት ያሸነፉ አርቲስት የንግድ መሪዎች ህይወት አድን ሀኪሞች እና ኮኮብ ኮሜዲያኖች እውነተኛ ህይወት በማቅረብ አንባቢያን እንዲያነቃቁና እንዲያዝናኑ ያደርጋል የልማድ ሀይል እንግዲህ ስለ እድገትና ስኬት የምታስብበትን መንገድ የሚያስተካክልና አሸናፊ የሚያደርግ ቡድንም ሁን ወይም አንድን ድርጅት ስኬታማ የማድረግ ተስፋ ያለህ መሪ አልያም ደግሞ ማጨስ ማቆም ክብደት መቀነስ ጭንቀት የማጥፋት እና ዘላቂ የሆነ ስሜት ለማምጣት የምትመኝ ግለሰብ ልማዶችን ለመለወጥ የሚያስፈልጉህን መሳሪያዎችንና ስልጦችን ይሰጥሃል ይህ መጽሐፍ ልማዶችን እንዴት እንደሚፈጠሩና ለረጅም ጊዜ እየቆዩ የተለያዩ የምልክት ሰንሰለቶችን በመገንባት የሚያስከትሉትን አሉታዊ ተጽዕኖዎች ተረድተን ምን ማድረግ እንደምችል እንድንገነዘብ ይረዳናል። ምኞቶቹን ምላሾቹንና ሽልማቶቹን ግባችን ላይ እንድንደርስ የሚረዱትን ስርዓቶችን ለመፍጠር ይረዳናል ብዬ አስባለሁ። መጽሐፉን አንብባችሁ እንደጨረሳችሁ በማወቅም ባለማወቅም እለት ከእለት የምታደርጓቸውን አሉታዊ ልማዶች አጠቃላይ ድርጊቶች እንደገና ቆም ብላችሁ አስባችሁ በአዎንታዊው መንገድ እንድታስተካክሉ ይደዳችኋል ይሄን መጽሐፍ ብታነቡት ብዬ እመክራለሁ አመሰግናለሁ።